ወይን ጠጅ ይላል ወይን ጠጅ እንግዲህ ወይን ጠጅ ማለት ከፍራፍሬዎች አንዱ ነው። ይሄን ፍራፍሬ ለተለያየ ጥቅም ይውላል ለምሳሌ እንደዚሁ በመበላት የቫይታሚን ሲ። የአገልግሎት ይሰጠናል ከዛ በተጨማሪ ደግሞ ለመጠጥነት ተዘጋጅቶ ይውላል። ለምሳሌ ወይን ጠጅ ወይን የሚባል የአልኮል መጠጥን ማዘጋጀት ይቻላል ማለት ነው። ስለዚህ ይህ የወይን ወይን ወይን የሚባል አልኮል እንዴት ነው የሚጠጣው? ያው አዘገጃጀቱ በፋብሪካ ነው ተዘጋጅቶ የሚቀርበው ስለዛ። ፋብሪካ ላይ ተዘጋጅቶ ከመጣ በኋላ በተለያዩ በግሮሰሪዎች በሱቆች አማካኝነት ወደ ማህበረሰቡ መድረስ ይችላል ማለት ነው። ማህበረሰቡም እንዴት ይጠቀምበታል? በስጦታ መልክ ሰው ጋር ይዞ መሄድ ይቻላል። በራስ ቤት ገዝቶ መጠጣት ይቻላል። ወይም ደግሞ የፍቅረኛሞች አብረው ለመዝናናት ሲወጡ እሱን ብዙ ጊዜ ይጠጣሉ ማለት ነው። ከዛ በተጨማሪ ምንድነው? በጣም ጣፋጭና ይሄ ወይን ጠጅ ማለት ጣፋጭና ለመጠጣት የማይከብድ የመጠጥ አይነት ነው። ያው አልኮል መጠኑ ከፍተኛ ቢሆንም ሲጠጣ ግን ብዙም ለአፍ አይከብድም። በጣም የሚያዝናናና ለፍቅረኛሞች አብሶ ደስ የሚል ጊዜ በወይን ማሳለፍ ይቻላል ማለት ነው። ይህ ወይን እንግዲህ በፍሬ መልኩም እንዲሁ ሲበላ የተለያየ በሽታ ይከለክልልናል ማለት ነው። ከዛ በተጨማሪ ደግሞ የወይን ጠጅ ለምን ለምን ይውላል ፊት ያጠራል። ያንንም የሚጠቀም ሰው ብዙ ጊዜ ስጋ በልተን ብንበላው ብንጠጣ ይመረጣል ምክንያቱም በጣም ነው አንጀት የሚፍቀው አለበለዛ ከባድ ስካርና የጨጓራ ህመምን ያስከትልብናል ማለት ነው። ምግብ ሳንበላ ከጠጣን። ያ ማለት ደግሞ ሌላ ሌላ በሽታ ሊያስከትልብን ይችላል ማለት ነው። ስለዚህ የወይን ጠጅ በመጠጥ መልኩም በ በመጠጥ መልኩም በ ፍሬ መልኩም እንደዚሁ እንደ ፍራፍሬ በጁስ መልኩም ከጁስ ከሌሎች አትክልቶች ወይም ደግሞ ፍራፍሬዎች ጋራ ተቀይጦ መጠጣት ይቻላል ማለት መብላት ይቻላል ማለት ነው። ወይን ወይን ጠጅ እንግዲህ ልክ እንደ እንደ ስሙ የወይን ጠጅ የሆነ ከለር አለው። እንደ ቀይ ቡኒ ማለት ነው። እንደ ቀይ ቡኒ አይነት ከለር አለው ሲበቅል ደግሞ እንደ ሀረግ ይመስላል። የሆነ ግንድ ላይ ተጠምጥሞ ወይም ደግሞ መረብ እንጨት ተሰርቶበት እላው ላይ ተጠምጥሞ የሚገኝ ነው እና ሰፊ ቦታን ይፈልጋል። ምክንያቱም ራሱን ችሎ መቆም የማይችል የግንድ አይነት ነው ሲበቅል ማለት ነው። ስለዚህ ይህ የግንድ አይነት በዚህ መልኩ ይበቅልና የተለያየ መረብ መሰራት አለበት የማይሰራ ከሆነ ሌላ አደጋ ውስጥ ነው የሚገባው ማለት ነው።